ስራዎችን አዎ በቅደም ተከተል አደርጋለሁ። እና ምክንያቱም ስራዎች ቅደም ተከተላቸውን ጠብቀው መሰራት ይፈልጋሉ። ቅደም ተከተላቸውን ሳይጠብቁ ሲቀሩ የመደራረብ እና የመወዘፍ እድል ሊኖራቸው ስለሚችል ስራዎችን ሳይወዝፍ በጊዜው መስራት ስለሚጠበቅብኝ እንደዛ አደርጋለሁ

ወደ ስራ በጧት ትሄዳለህ ከሆነ ጥያቄው? አዎ በጧት ወደስራ እገባለሁ። እና በዚህ ሰዓት ስራዬም ተመህርቴ ነው። ከተመህርት ውጪ። ጊዜዬን የማሳልፍበት ሌላ ለምንም ነገር የለኝም እና ተመህርቴ ላይ ነው። ብዙ ጊዜን ማሳልፈው ስለዚህ አዎ በጠዋት እነሳለሁ እጀምራለሁ

ልብስ ውጪ አዎ በስነ ስርዓት የተቀመጡ ናቸው። እና አጣጥፌያቸው ነበር ቦርሳዬ ውስጥ ያስቀመጥኳቸው ማለት ነው። እና ፕሮግራም ሲኖረኝበት የለያየ አጋጣሚ አጣጥፌ ካስቀመጥኩበት ያነሳሁ እጠቀማለሁ። ከዛ ባለፈ ሁሉም ልብሶች በስነ ስርዓት ተጣጥፈው ተቀምጠዋል ማለት ነው።

ጢም ታቆያለህ እንዴ ለሚለው ጥያቄ? አዎ ጢም አቆያለሁ ቶሎ ቶሎ አልቆረጠውም። ይህንንም የማደርግበት ምክንያት እንዲያድግልኝ ስለምፈልግ እንዲበዛልኝ ስለምፈልግ ነው ማለት ነው። እና ጢማቸውን አዘውትረው ከሚቆረጡ ሰዎች መካከል አደለሁትም። ስለዚህ ለጥያቄው መልስ አዎ አቆያለሁ ሚለው ይሆናል

ጠዋት ወይ ስማታ ሰው ነህ ምን አይነት ጥያቄ ነው የምትጠይቁን? ምን አይነት ማለት ጥያቄው ትንሽ ሰው ሰው እንደ ሰዓት አስባለሁ ምክንያቱም ጠዋትም ማታም እኔው እኔ ነኝ ምንም እሚቀያየር የሚለዋወጥ ባህሪም ማንነትም የለኝም። ስለዚህ ጠዋትም ሰውም ማታም ሰው ነኝ። ማለት ነው የመሰለኝ የጥያቄው ትንሽ ሰዋሰዋዊ ስህተት አለበት

ቃልህን ትጠብቃለህ እንዴ? ቃሌን በጣም በትክክል በቃ አንድም ነገር ሳልስት እጠብቃለህ ብዬ መናገር አልችልም ምክንያቱም ሁሉም ሰው ቃሉን የመጠበቅ ችግር አለበት ቃሉን በትክክል የሚጠብቀው አንድ ፈጣሪ ብቻ ነው። ስለዚህ ቃሌን ለመጠበቅ ሞክራለሁ የቻልኩትን ያህል

ሃይማኖታዊ ግብር ታከብራለህ? አዎ አከብራለሁ በሚገባ ምክንያቱም ህይወታችን ያለ ሃይማኖታችን ምንም ናት ብዬ ስለማስብ ማለት ነው። እና ሃይማኖታችን ደግሞ ፈጣሪያችን እግዚአብሔር ነው። ስለዚህ በሚገባ ሃይማኖታዊ ግብር ታከብራለህ የሚለው ጥያቄ አዋ ከብራለሁ።

የወተት ተዋጽኦ ትወዳለህ? የወተት ተዋጽኦ በርግጥ እወዳለሁ ምክንያቱም የወተት ተዋጽኦ በጣም ጠቃሚ ጠቃሚ የሆኑ አስፈላጊ ንጥረ ነገሮችን ይዟል ብዬ ስለማስብ ማለት ነው። እና ከዚህም አኳያ ለጥርሳችን ለአጥንታችን በጣም ጠቀሚ የሆኑ ንጥረ ነገሮች በወተት ውስጥ ስለሚገኙ ወተት በጣም እወዳለሁ

ልደቴን እንዴት ነው የማከብረው? እኔ ያው እንደምናውቀው ልደት በአመት አንድ ጊዜ የግለሰብ አንድ ሰው ብቻ ከሆኑ በዓላት ውስጥ የሚመደብ ነው። እና ሌሎች በዓላት እንደ ሀገር እንደ ቤተ ሃይማኖት የሚከበሩ ሲሆኑ። የልደት ግን በግል የሚከበር ስለሆነ ብቻዬን በጥሩ ሁኔታ አከብረዋለሁ

የአካባቢው ገበያ እንዴት ነው? እና በአካባቢው ላይ በጣም ትልቅ የሚባል ገበያ የለም። ትንንሽየ ቀለል ቀለል ያሉ ነገሮች የሚገኙበት ገበያ ነው ያለው። እና እሱንም በብዛት አልጠቀመውም እዚህ ሱቆች አሉ እነሱንም የምጠቀመው ማለት ነው። ገበያ ግን ትልቅ የሚባል የለም

በቤተሰቡ ምን አይነት በዓላትን ታከብራላችሁ ለሚለው? እና በቤተሰቦቻችን ውስጥ በእኔ ቤተሰብ ውስጥ ሃይማኖታዊ የሆኑ በዓላት። እንዲሁም ሃይማኖታዊ ያልሆኑም በዓላት ለምሳሌ እንደ እንቁጣጣሽ በዓላት። ሃይማኖታዊ ከሆኑት ደግሞ እንደ ገና የስቅለት በዓላት አንድ ላይ አከብራለሁ ማለት ነው

ፎቶዎችህን የት ታስቀምጣለህ? ለሚለው ያ ፎቶዎች ስልኬ ላይ ነው የማስቀምጣቸው እንደ ድሮ ጊዜ በወረቀት እየታተሙ የሚቀመጡ ፎቶዎች አሁን ብዙም ጥቅም ላይ የዋሉ ስይደለ ፎቶዎቼ እንዳለ ስልኬ ላይ ፋይሌ ውስጥ ናቸው ያሉት ማለት ነው ስለዚህ ብዙ ፋይል ስልኬ ላይ አለ ለኔ ማለት ነው።

ከጎረቤቶችህ ጋር ጥሩ ግንኙነት አለህ እንዲህ ለሚለው? አዎ ጎረቤቶችን በሙሉ በሰላም የማወራቸው እግባባቸዋለሁ ከሁሉም ጋር በሰላም ነው የምንቀሳቀሰው ማለት ነው። ስለዚህ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ማለት እችላለሁ። ጎረቤቶቼም ጥሩ የሚባሉ ሰዎች ስለሆኑ ማለት ነው

በዚህ ቅዳሜና እሁድ ምን ታደርጋለህ? ለሚለው ጥያቄ ያው ቅዳሜና እሁድ እንደምናውቀው የእረፍት ጊዜዎቻችንም ስለሆኑ እኔ በግሌ እረፍት አደርጋለሁ። ልብስም አጥባለሁ እሁድ ደግሞ ቤተክርስቲያን ጓደኞቼ ጋር እሄዳለሁ ማለት ነው። ስለዚህ በዚህ መልክ ሰንበትን እሁድና ቅዳሜን አሳልፋለሁ

ቅጽል ስም አለህ እንዴ? ለሚለው ያው ቅጽል ስም እንግዲህ ለብዙ ሰው ከልጅነቱ ጀምሮ እሚሰጥ ስምም ነው። እኔ ግን ልጅ ያለሁት ሌላ ቅጽል ስም የለኝም አንድ ስም ብቻ ነው ያለኝ። እና እስካሁንም እምታወቅበት ያው ራሱ አንዱ ስሜ ነው ማለት ነው። ስለዚህ ቅጽል ስም የለኝም።

ምን ያህል ጊዜ መጽሐፍ ታነባለህ? ለሚለው ጥያቄ ያው ብዙ ጊዜ መጽሐፍ አነባለሁ ተማሪም ስለሆንኩት ብዙ ጊዜን ማሳለፍ መጽሐፍ ሳነበ ነው። እና የተለያዩ መጽሐፍትን አነባለሁ በዛም ውስጥ ለምሳሌ የተመህርት ቤት መጽሐፍትንም አነባለሁ። ደግሞ የቤተክርስቲያን መጽሐፍትንም አነባለሁ። ስለዚህ መጽሐፍትን ብዙ ጊዜ የማንበብ ልምዱ አለኝ ማለት ነው።

ይሄ ጥያቄ በጣም በተደጋጋሚ የተጠየኩ ነው ያለሁት። መተየብ የሚለው ቃል። ምን ለማለት ተፈልጎ እዚህ ጋር እንደገባ አላውቅም። እና መጠየብ ማለት ምን ማለት እንደሆነ ስለማላውቅ። ይህንን ማድረግ እችላለሁ ምን አልችልምም አይደለም። ስለዚህ መተየብ የሚለው ቃል ትርጉሙን አላውቀውም ማለት ነው። መተየም ማለት ምንድነው

የጎረቤቶችህን ድምጽ ትሰማለህ እንዴ? ለሚለው አዎ እሰማለሁ። በጣም የሚረብሽም አይደለም ብዙ ከባድ የሚባልም ስላልይደለ በብዛት እሰማለሁ። የህፃናት ድምጽም አለ። አዋቂዎችም እርስ በእርሳቸው ሲነጋገሩ እሰማለሁ። ስለዚህ ያው ከሰው ጋር እየኖሩ የጎረቤት ድምጽ አልሰማም ማለት ይከብዳል

አዳዲስ የስራ ግንኙነቶችን ትፈጥራለህ? ለሚለው አዎ የቻልኩትን ያህል ከተለያዩ ሰዎች ጋር ለመገናኘት እሞክራለሁ። ብዙ ሚባልም ባይሆን ግን የአቅሜን ያህል ከሰዎች ጋር ግንኙነቶችን ለመፍጠር እሞክራለሁ። የስራ የሆነ ማለት ነው እና በጣም ሚባል አይደለም ግን በጥቂቱ አለኝ

የህዝብ ማመላለሻ ትጠቀማለህ ወይስ አትጠቀምም ለሚለው ጥያቄ? የህዝብ መመላለሻ እጠቀማለሁ አዘውትሬ እጠቀማለሁ ይሄንም እንደምማደርገው ብዙ ጊዜ። ቤት ወደ ቤትም ወይ ደግሞ ከቤት ወደ ተመህርት ቤት በምመላለስበት ጊዜ ነው ማለት ነው ምክንያቱም ራቅ ስለሚል በእግር ስለማይሆን

የቀን መቁጠሪያ ትጠቀማለህ ለሚለው ጥያቄ? አዎ እጠቀማለሁ ምክንያቱም የቀን መቁጠሪያ። ተማሪም ስለሆንኩት ደጋግሜ ቀን የማየት ለምድው አለኝ። ስለዚህ አዘውትሬ ቀን እመለከታለሁ ይህንንም ደግሞ ማደርገው የቀን መቁጠሪያዬን በመመልከት ነው ማለት ነው። አዎ እጠቀማለሁ

ምን ያህል ጊዜ ወደ ገበያ ትሄዳለህ? ለሚለው ጥያቄ በጣም በተደጋጋሚ ጊዜ ወደ ገበያ ሚወስደኝ ጉዳይ የለኝም። ነገር ግን አ ለምሳሌ አሁን ልብስ ጫማ እና የመሳሰሉ ነገሮችን መሸመት ስፈልግ ገበያ መሄድ ይኖርብኛል። ከዛ ባለፈ ግን ትንንሽ ነገሮችን መግዛት ሲያስፈልገኝ ሱቅ እየገባው ከሱቅ አገኛለው ማለት ነው

እጅ መጨባበጥ ትወዳለህ የሚለው ጥያቄ? እጅ መጨባበጥ አዎ እወዳለሁ። ምክንያቱም ሰላምታም ስለሆነ ያው የተለመደ ነገር ነው። በሀገራችንም ባህል ሰው ሰላም ሲባባል ሰላምታውን የሚለዋወጠው እጅ በመጨባበጥ ስለሆነ። ያው እንግዲህ እጅ እጨባበጣለሁ ብወድም ባልወድም ማለት ነው

በስልክ ገንዘብ ትልካለህ? አዎ በሚገባ እንደውም እያንዳንዱን ገንዘቤን የማስተላልፈው የምልከው በስልኬ ነው። እና ከስልክ ውጪ ምንም አይነት ገንዘብ ዝውውር አላደርግም። እያንዳንዱ የገንዘብ ዝውውሮቼ በስልኬ አማካኝነት የሚደረጉ ናቸው ማለት ነው። ስለዚህ ለጥያቄው መልስ የሚሆነው አዎ አደርጋለሁ።